ቤትክን ምን ያህል ጊዜ ታጸዳለህ ይላል? እኔ ምኖረው አሁን ከግቢ ውስጥ ስለሆነ ዩኒቨርሲቲ ውስጥ ስለመኖር በየሳምንቱ ነው የምናጸዳው ብዙም አይቆሽም ግቢ ያለው ዶርማችን እና ዶርሚተሪውን ደግሞ በወረፋ ስለምናጸዳው በሳምንት አንዴ እናጸዳለን። ቤተሰብ በምሄድበት ሰዓት ደይሊ ነው የሚጸዳው በየቀኑ በየቀኑ እናጸዳለን። ምክንያቱም እዛ ቤተሰብ ጋር የምትኖረው የተለያየ ነገር በየቀኑ ሊያቆሽው ስለሚችል በየቀኑ እናጸዳለን

በድን ቋንቋ ታምናለህ? ይላል በድን ቋንቋ የሚለውን ባይ ዘ ዌይ ምን ለማለት እንደሆነ ልትረዳው አልቻልኩም በድን ቋንቋ ታምናለህ ማለት በድን የሚለው እኔ እንደማውቀው እንደኛ አካባቢ ኮንሴፕቱ ያለ የሆነ ሚኒንጉ በድን ማለት ምንም በቃ የሆነ ግኡዝ የሆነ አካል ማለት ነው ስለዚህ በድን ቋንቋ ታምናለህ የሚለውን ነገር በድን ቋንቋ ታምናለህ ወይ የሚለውን ብዙም ስላልገባኝ

ጊዜህን በደንብ ታስተዳድራለህ ወይ? ይላል እንግዲህ አዎ አስተዳድራለሁ ጊዜህን በአግባቡ ነው የምትጠቀመው ተማሪ ነኝ ተማሪ ከመሆኔ አንፃር ደግሞ ጊዜ ሳያባክን ነው የምትጠቀመው ስኬጁልድ አድርጌ ጊዜዎቹን ከዚህን እስከዚህን ሰዓት ይሄን አደርጋለሁ ከዚህን እስከዚህን ይሄን አደርጋለሁ ምክንያቱም ጊዜ ታክሲ አይደለም አይጠብቅም ቆሞ የሚባል አባባል አለና ጊዜ ስለማይጠብቀኝ ጊዜን ማኔጅ ማድረግ እችላለሁ ጊዜን ማስተዳደር እችላለሁ ተገባር ላይ ማዋል እችላለሁ ጊዜን ባግባቡ መጠቀም እችላለሁ ስለዚህ ማስተዳደር እችላለሁ

ለበጎ አድራጎት ሰርተህ ታውቃለህ ይላል። ደስ የሚል ኢንተረስቲንግ ነኝ እኔ የሶሻል ወርከር ተማሪ ነኝ። ስለዚህ ምማረዉም ሶሻል ዲፓርትመንት ነው ስለዚህ። ጓድራጉት ነው ዋናው ገባችን እኛን ሀለፓ ዘርስ ይላል እንግሊዘኛው እና ቮለንተሪ የሆነ አክቲቪቲ እያደረጉ ነው የምገኘው። በግቢ ደረጃ ቤኖች ደረጃ በውጭም ያው ኢሞሽናል ማለት ሳትስፋይ ለማግኘት ሰዎችን ለመረሳው ነው ለመረስ ሰው መሆን በቂ ነው። በሚለው መሰረት ለበጎ አራቁት ብዙ ሰዓት እንቀሳቀሳለሁ ግቢ ውስጥ ለምሳሌ እንደ ደም ማስለገስ ደም መለገስ። ውጭ ላይ ድማቅ መደከሞቹን መርዳት ይሄ ላይ የነገር እያደረጉ ነው የሚገኝ። ምክንያቱም አሁን እንደነገረው መጀመሪያ እንዳልኩት የዩኒቨርሲቲ ተማሪ ነኝ ወርክ ዲፓርትመንት ደግሞ ኢምፓወር ስለሚያደርገኝ ማለት ነው

አስተያየት መቀበል ትወዳለህ ይላል አውቅ እቀበላለሁ ምክንያቱም አስተያየቶቹ ለኔ ስለኔ የሚሰጡ ከሆነ ማስተካከል ስላለብኝ ማለት ነው። ምክንያቱም የሚሰጡ አስተያየቶቹ ለኔ ጠቃሚ ናቸው። ወደፊት የሆነ ነገር ለማከናወን ፌድባክ ተቀበልክ ማለት አንተ አሰርቲቭ ነህ። ሲለዋል እንደኛ እንትን ማለት ነው ይሄ ስለዚህ ምንድነው? አስተያየቶቹን እቀበላለሁ በጸጋ በትግስት ነው። አስተያየቶች የምቀበረው ምክንያቱም ለኔ ለቀጣይ ምንድነው? አስተያየቶችን ተቀብዬ ማሻሻላቸው ነገሮች ስለሚኖሩ ማለት ነው

እንግዲህ በእጅ መሸመን ታውቃለህ ይላል አው አውቃለሁ ምክንያቱም ያለውበት ባክግራውንድ ወይም ደግሞ ካልቸር ምንድነው? አባቶቻችን እህቶቻችን ወንድሞቻችን ሲሰሩ አያለሁ ስለዚህ ከእነሱ የተማሩ ጥበብ ነው። በእጅ ይጀምራሉ በባለወይ መንገድ ሽመናን ሙያ ተለማምጄዋለሁ። ከቤተሰብ ወይም ደግሞ ከሌላ አንተኖች ውስጥ ከቤተሰቦቹ ወይም ከጎረቤት ምናምን ስላሉ አሁን ስላለ ስለዚህ መሸመን እችላለሁ። ማጦ በእጅ

የቤት እንስሳ አለህ አዎ አለኝ። የቤት እንስሳ አረባለሁ የምተዳደረውም። የቤት እንስሶችን በማርባት ነው እንግዲህ ብዙ አይነት የቤት እንስሳ አለኝ። ዶሮ አለኝ። በግ እንዲሁም ደግሞ ከብቶች አሉኝና በእነሱ ነው የምተዳደረው ብዙ ሰዓት ያው እነሱን በማርባት ነው። ከእጅ ወዳፍ የሆነ ኑሮን እየኖርኩ ያለሁትኝ ምክንያቱም እነሱን በማርባት ነው